የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ ትጠቀማለህ? እንግዲህ የቀን መቁጠሪያ ይሄ እ ዲጂታሉን ነው ወይስ አናሎጉን ነው የሚለው ራሱን የቻለ ሁለት ጥያቄ ነው። ግን እ ውጪ ወረቀት ላይ ያሉ የቀን መቁጠሪያዎችን አልጠቀምም። ይሄ ደብተር ምናምን ላይ ያሉ የቀን መቁጠሪያዎችን ማለት ነው ወይ? በወረቀት ላይ ምናምን የተሰሩ የቀን መቁጠሪያዎች አሉ እነዛን አልጠቀሙም። እ ግን ላፕቶፕ ቤሌ ወይ ስልኬ ላይ ቀን መቁጠሪያ እ መተግበሪያዎች እጠቀማለሁ። ማለት ሁሌ ባይሆንም እ ቀን ለማየት እ ፕሮግራሞቼን ለማስተካከል ምናምን የቀን መቁጠሪያ እ በመተግበሪያዎች ላይ ዲጂታል እያሉ የቀን መቁጠሪያዎችን እጠቀማለሁ ማለት ነው። ምክንያቱም ቀን ላይ ብዙ ብዙም አይደለሁም ቀን ረሳለሁ በጣም ቀን መቁጠር ምናምን እለቱን የሚሆነውን ረሳለሁ። ስለሆነ ብዙ ጊዜ እ የቀን መቁጠሪያዎችን እጠቀማለሁ በዲጂታልይ ላፕቶፕ ላይ ሊሆን ይችላል። ስልክ ላይ ቀን የማውቀው በዛ እና እ እሱን እጠቀማለሁ ማለት ነው።